እሺ አመሰግናለሁ እንግዲህ በቅድሚያ እንደምትኖሩበት አካባቢ ይሄን አውዲዮ ለምታዳምጡ የሰው ልጆች በሙሉ። ሰላም እንዴት አደራችሁ እንዴት አረፈዳችሁ እንዴት ዋላችሁ እንዴትስ አመሻችሁ በማለት። የተከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ ቃለመጠይቁ እንደሚከተለው በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። አሁን ወደ ቃል መጠይቃችን እሄዳለሁኝ። የድርጅቱን ባህል ትወደዋለህ ይላል? መልሱ አዎ ነው። እንግዲህ የድርጅቱን ሲባል እንግዲህ በዋናነት ማለት ነው የምትሰራበትን ተቋም ለማለት ነው። ስለዚህ እኔ ደግሞ የምሰራበትን የድርጅቴን ተቋም ባህሉን ህጉን መመሪያውን እንዲሁ ሁሉን ነገር ወድጄው አምኜበት ተቀብዬው የምሰራበት እስከሆነ ድረስ። ሁሉን ነገሩን እንግዲህ መመሪያዎችን ሁሉ ተቋሙ የሚያወጣቸውን የትኛውንም አይነት ባህሎቹን መመሪያዎቹን ህጎችን እና ደንቦችን ወድጄ ፈቅጄ በመቀበል ማለት ነው። ተግባራዊ በማድረግ እንግዲህ እንደአስፈላጊነቱ እኔም የድርጅቱ አንድ አባል ወይም ደግሞ የተቋሙ አባል ከመሆኔ አንፃር ማለት ነው። ሁሉን ነገር ወድጄና ፈቅጄ የምሰራ መሆኑን በዚህ ልክ እንግዲህ አስረግጬ መግለጽ እችላለሁ ማለት ነው። እና ማንም ሰው ቢሆን ማለት ነው ተቀጥሮ በሚሰራበት ድርጅት ውስጥ ያለውን ሀላፊነቱን በተመለከተ ሊሆን ይችላል ዝሮ። በየትኛውም የሀላፊነት ደረጃ ይኑር የተቋሙ ወይም የድርጅቱ አባል እስከመሆኑ ድረስ። እንግዲህ የተቋሙን መመሪያ ህግ ደምብ ህገ ደንቡን መመሪያውን ስርዓቱን ባህሉን እንደዚሁም ደግሞ ልዩ ልዩ እንግዲህ አላማዎቹንና ራእዮቹን ለማስፈፀም ማለት ነው። በተቋሙ ህግና መመሪያ መሰረት የሚመራ መሆኑ ይኸው የታወቀ የተለመደ ህግ ነው። ስለዚህ ማንም ቢሆን በተቋም ውስጥ በሚኖርበት በሚሰራበት ተቋም ውስጥ ያለውን የተቋሙን ባህል ማክበር ወዶ ሳይሆን ተገዶ ያከብራል ወይም ይወዳል ማለት ነው። እና እኔም የድርጅቴን ባህል እወደዋለሁ አከብረዋለሁ እንደዚሁም ደግሞ እንግዲህ እንደአስፈላጊነቱ እዝናናበትም አለው በባህሉ ማለት ነው። ስለዚህ መልሱ ለዚህ ጥያቄ መልሱ አዎ ይሆናል ማለት ነው። አመሰግናለሁ

እሺ ይሄ ኦዲዮ ለሚሰማችሁ በአለም ዙሪያ ላላችሁ ለሰው ልጆች በሙሉ። ሰላም እንዴት አላችሁ እንዴት ተሰነበታችሁ እንዴትስ አደራችሁ እንዴትስ አረፈዳችሁ። እንደምን ዋላችሁ እንዴትስ አመሻችሁ በማለት ከልብ የመነጨ የሰላምታ ድምፄን እያሰመሁ እንደሚከተለው ቃለመጠይቁን አነብና ለቃለ መጠይቁ መልስ እሰጣለሁ ማለት ነው። ወደ ቃለ መጠይቁ እሄዳለሁ። በቤትህ ልዩ የሆነ መቀመጫ አለህ ይላል? አዎ ነው መልሱ። እንግዲህ ሁላችንም ቢሆን ማለት ነው ቤታችን ውስጥ እንግዲህ ልዩ የሆነ መቀመጫ ቦታ ይኖረናል ማለት ነው። ይሄ ማለት ግን ምን ማለት ነው? በቤትህ ልዩ የሆነ መቀመጫ አለህ ወይ? ብሎ ሲጠይቅ አንድም ልዩ ልዩ ጥንቃቄ የሚያስፈልጋቸውን ስራዎች ስንሰራ እንግዲህ ከምንም አይነት ረብሻ ነፃ በሆነ መልኩ ምንም ስራችንን በሚረብሽ መልክ ሳይሆን ስራችንን ምንም አይነት ረብሻ እንዳይፈጠርበት በተመስጦ ሆነን ስራችንን ለመስራት እንዲጠን እንዲያገለግለን ወይም እንድንጠቀምበት ሆኖ። ገለል ያለ ቦታ በቃ በጣም ደህንነቱ የተጠበቀና ገለል ያለ ቦታ ላይ ቁጭ ብለን በተለይ ጥንቃቄ የሚፈልጉ አይነት ስራዎችን ስንሰራ ቁጭ የምንልበት ራሱ የቻለ ቦታ ይኖረናል ማለት ነው። ለምሳሌ አሁን እንግዲህ እኔ ሳሎን ላይ ቁጭ ብዬ እንግዲህ ጥንቃቄ ሚስፈ የሚያስፈልጋቸውን አይነት ስራዎችን ስሰራ። ምናልባት እንግዲህ ሳሎን ላይ ልጆች ይሯሯጣሉ ልጆች አልጋ ላይ ማነው ጠረጴዛ ላይ ይሰቀላሉ ሶፋ ላይ ይሰቀላሉ ይወርዳሉ ይጮሃሉ የያዝኩትን የምሰራውን ስራ ራሱ ሊያበላሹብኝ ይችላል። ስለዚህ እንዲህ አይነት ችግር ስላለ። እንግዲህ እኔ ብዙ ጊዜ ጥንቃቄ የሚያስፈልጋቸውን አይነት ስራዎች ስሰራ ማለት ነው። ምኝታ ክፍሌ ለብቻዬ መስኮት አካባቢ ላይ ወንበር ስላለች እዚያች ጋር ቁጭ በማለት ማለት ነው። እንግዲህ ልዩ የሆነች ቦታ ያቺን መኝታ ክላሷን በመቆለፍ ከውጭ ቁልፉን በመቆለፍ ማለት ነው። በውስጥ ቆልፍና እዛች ላይ በቃ ማንም አይረብሸኝም ምንም አይነት የረብሻ እንትን አይመጣም። ስለዚህ እዚያ ቁጭ ብዬ ማለት ነው ስራዎችን በተገቢ ሁነታ ለመስራት ይኸው እችላለሁ ማለት ነው። ነገር ግን ሳሎን ላይ ወይም ደግሞ ውጭ በረንዳ ላይ ወይም ደግሞ እንግዲህ ኮሪደር ላይ ቁጭ ብዬ ልስ ልስራበት ግን ብዙ አይነት እንግዲህ የሚረብሹ ብዙ አይነት የረበሻ መንስኤዎች ሊመጡ ይችላሉ። እና በዚህ ልክ ይህንን ታሳቢ በማድረግ ማለት ነው ብዙ ጊዜ ጥንቃቄ የሚያስፈልጋቸውን አይነት ስራዎች ስሰራ። ቅድም እንደገለጽኩትኝ ምኝታ ክፍል በመግባት ምኝታ ክፍል ውስጥ ባለ መቀመጫ ላይ ቁጭ ብዬ ስራዎችን የምሰራ ይሆናል ማለት ነው። እና እኔ ለምሳሌ የኔ ልዩ የሆነች መቀመጫ ቦታዬ በተለይ ልዩ ልዩ ስራዎችን ስሰራ ምኝታ ክፍል ሲሆን ሌሎቹ ደግሞ ራሱን የቻለ ምናልባትም የጸሎት ወት የጸሎት ቤት ብለው ለብቻቸው ያዘጋጇት ክፍል ስለምትኖር እዚያ ላይ ምናልባት ጉዳያቸውን ሊሰሩ ይችላሉ የሚል ሀሳብ አለኝ። ዙሮ ዙሮ ግን በየትኛውም መንገድ ሰዎች ጥንቃቄ የሚያስፈልገውን አይነት ስራ ሲሰሩ ልዩ የሆነ የተመሰጦ ቦታ ሊኖራቸው ይችላል ቤታቸው ውስጥ የሚል ጠቅለል ያለ ሀሳብ ነው። ያለኝ እና በዚህ ጉዳይ እኔም እንግዲህ የራሴ ቦታ አለ ብዙ በተለይ የቢሮ ስራዎች ሲሆኑ እነዚያን የቢሮ የተረፉ ቢሮ ላይ መስራት ያልቻልኳቸውን ስራዎች እንግዲህ እዚያች ቦታ ላይ ቁጭ በማለት። ምኝታ ክፍል መስኮቱ አካባቢ ላይ አንድ ሶፋ ማነው ተሽከርካሪ ወንበር አለችኝ እዚያሽ ጋር ቁጭ በማለት። ስራዎችን እንግዲህ በአግባቡ እንደበፈለኩት ሰዓት ላይ ቁጭ ብዬ ስራዬን ማንም ሰው ጣልቃ ሳይገባብኝ በነጻነት ማለት ነው ከምንም ረብሻ ነፃ በመሆነ መልኩ ስራዬን እንድሰራ ይኸው እንግዲህ እድሉ ይ ይመቻችልኛል ማለት ነው። እና በዚህ ልክ ልዩ ቦታ ያለችኝና ስራዎችን በጥንቃቄ የምሰራበት መሆኑን በዚሁ ልክ ማብራራት ወይም ደግሞ በዚህ ልክ ግልጽ ማድረግ ስላለብኝ ነው። ስለዚህ በቤቴ ልዩ የሆነ መቀመጫ አለ ለሚለው መልሱ አዎ ይሆናል ማለት ነው። አመሰግናለሁ።

እሺ አመሰግናለሁ እንግዲህ በቅድሚያ ቃለ መጠይቁን በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ የምትሰጥ ይሆናል ማለት ነው ወደ ቃለ መጠይቁ እሄዳለሁ። የፀሀይ ስትጠልቅ መመልከት ትወዳለህ ይላል? የ የምትለዋ ፊደል እንግዲህ ፀሀይ በሚለው ቃል ላይ የ የምትለዋ ተጨማሪ ፊደል አስፈላጊ አይደለችም። ማለትም ትርጉም ትርጉሙን ስለምታጠፋው ወይም ደግሞ ትርጉም አልባ ስለሚያደርጉ አረፍተ ነገሩን ይህን በማስወገድ። ፀሀይ ስትጠልቅ መመልከት ትወዳለህ ነው መሆን ያለበት ማለት ነው። ስለዚህ መልሱ አዎ ነው። እንግዲህ ፀሀይ ስትጠልቅ እንግዲህ። ምንድነው ፀሀይ ስትወጣም ሆነ ስትጠልቅ ለየት ያለ ባህሪ የምታሳይበት መሆኗ። ፀሀይ ስትወጣ ጠዋት ማለት ነው። ንጋት ላይ ፀሀይ በምስራቅ ቡግ ብላ ስትወጣና እንደዚሁም ደግሞ። ፀሀይ ደግሞ እንግዲህ በምዕራብ ማታ ምሽት ላይ ማለት ነው በምዕራብ በኩል ጥልቅ ስትል ስትገባ ማለት ነው። ወይም ስትጠልቅ። ብዙዎቻችን እንግዲህ ልዩ ትኩረት በመስጠት እንመለከታታለን እናያለን ያ ማለት ምንድነው? እንግዲህ ፀሀይ ማለት ነው። እጅግ በጣም ሲበዛ አይን ታንፀባርቃለች ቀና ብለን ስናያት አይን ብርሃኗ አይን እስከማሳመም ድረስ ይደርሳል። እና እንግዲህ ጠዋት ላይ እና ምሽት ማታ ላይ ስትጠልቅ እንደዚሁም ጠዋት ስትወጣ ግን የብርሃን ሙቀቷ ወይም ደግሞ የብርሃን ነፀብራቁ ቀዝቀዝ ያለ በመሆኑ ለየት ያለ ባህሪ ስለምታሳይ ማለት ነው። ስትወጣም ሆነ ስትጠልቅ ፀሀይን ስናይ ደስ ይለናል እንደ ስለዚህ ለየት ያለ ባህሪ ስላላት ስትወጣና ስትጠርቅ ፀሀይ ለየት ያለ ባህሪ ስላላት። እንግዲህ ፀሀይን በዚህ ልክ በተመስጦ ልዩ ትኩረት በመስጠት እናያታለን ማለት ነው። ይህን ማለት ምንድነው? ለምሳሌ ጠዋት በምስራቅ ስትወጣ አንድም ስለሚበርደን ሁለተኛም ደግሞ ብርሃኗ ሙቀትን ስለሚሰጠን እና እንደዚሁ ላይንም ያን ያህል ብርሃኗ ስለማይጎዳ ጠዋት ላይ ማለት ነው። እንግዲህ ቀና በማለት ፊት ለፊታችንን ወደ ምስራቅ ቀና በማድረግ በመዘወር በማለት ማለት ነው እናያለን እንመለከታለን ፀሀይዋንም ሙቀቷንም እንሞቃለን ማለት ነው። እንደዚሁም በምዕራብ በኩል ደግሞ ማታ ምሽት በምዕራብ ስትጠልቅ ደግሞ እንዲሁ እንግዲህ። ፀሀይ ማለት ነው ለየት ያለ ባህሪ ታሳያለች ያ ምንድነው? ደም የመሰለ ቀለም አይነት ነገር ባህሪ አላት ስለዚህ። በዚያን ሰዓት ማለት ነው ምንም አይነት ጉዳት የለውም። የፀሀይ ብርሃኗ ምንድነው የብርሃኑ ሪፍሌክሽኑ ወይም ደግሞ የብርሃን ጨረሩ። ደከም ያለ በመሆኑ ማለት ነው አንድም ምናልባትም እንግዲህ ከርቀት አንፃር ሊሆን ይችላል። ዙሮ ግን ምሽት ላይ የብርሃን ጨረሩ ደካማ ስለሆነ ማለት ነው። ፀሀይን እንግዲህ ሙሉ በሙሉ አይናችንን ገልጠን እናያታለን ማለት ነው። ነገር ግን ቀን ላይ ማለት ነው። ማንም ሰው ቢሆን ቀና ብሎ በትክክል ፀሀይን በአይኑ የሚያይ ሰው የለም። ለምን አይኑን ትጎደዋለች። ፀሀዩ ማለት ጨረሩ በጣም ከፍተኛ። በቀጥታ አንግል ላይ አይናችን ላይ ስለሚያርፍ ማለት ነው በጣም ተፈጥሮአዊ የሆነ ጉዳት ያደርሳል ማለት ነው። እና ቀን ላይ እንግዲህ የፀሀይን ብርሃን የማናይበት ምክንያቱ ህይወት ሲሆን ምሽት ላይ ግን ስትጠልቅ ማለት ነው በምዕራብ ፀሀይ ስትጠልቅ። እንግዲህ ብርሃኗ ለዘዝ ያለ ለዘብ ያለ በመሆኑ እንደዚሁም ደም የመሰለ ቀለም ስለምትለብስ ማለት ነው። ያን ያህል አይን ጉዳት ስለሌለው ብርሃኗ ምሽት ማታ በምዕራብ ስትጠልቅ ፀሀይን የምንመለከትበት ሁኔታዎች አሉ ማለት ነው። እንግዲህ ሁላችንም ብንሆን ማታ ፀሀይ በምራብ ስትጠልቅ እንደምናያት በዚህ ልክ እንግዲህ ማረጋገጥ ይቻላል ማለት ነው። እና ስለ ጥያቄው አመሰግናለሁ። በሚቀጥሉት ደግሞ የተለያዩ ጥያቄዎች ተመልሼ እመጣለሁ እስከዚህ አመሰግናለሁ ታንኪው።

እሺ አመሰግናለሁ እንግዲህ በየትኛውም አለም ዙሪያ የምትገኙ ይህን ድምጽ የምትከታተሉ የሰው ልጆች በሙሉ እንደምትኖሩበት አካባቢ ሰዓት አቆጣጥር እንዴት አደራችሁ እንደምን አረፈዳችሁ እንዴትስ ዋላችሁ እንዴት አመሻችሁ በማለት የከበረና ጥልቅ የሆነ የሰላምታ ድምፄን እያሰማሁ። እንግዲህ ቃለ መጠይቁ እንደሚከተለው በድምጽ አሰምቼ አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ውደ ቃለ መጠይቁ እሄዳለሁ። ወንድም ይላል እንግዲህ ወንድም ማለት ምን ማለት ነው? ወንድምስ እንግዲህ ለአንድ ሰው ወንድም መኖርና አለመኖሩ ምን አይነት ኩራት ወይም ደግሞ ምን አይነት ደስታ ይፈጥራል? በሚሉ እንዲሁም ሌሎቹንም ልዩ ልዩ ጥያቄዎች እያነሳሁ በእነሱ ላይ እንግዲህ ማብራሪያ የምንሰጥ ይሆናል ማለት ነው። ወደ ማብራሪያው እሄዳለሁኝ። እንግዲህ ወንድም ስንል ለአንድ ሰው ወንድሜ እኔ ወንድሜ ነው እከሌ ወንድሜ ነው እከሌ የከሊት ወንድም ነው። እያልን እንግዲህ ወንድም እያልን ብዙ ጊዜ ቃሉን ስንጠቀመው ይሰማል ይሄ ማለት ምን ማለት ነው? እንግዲህ ወንድም ስንል የጋራ እና ወላጅ ማለት የጋራ እናታችንም በእናት በኩል ሊሆን ይችላል ወይም በአባት በኩል ሊሆን ይችላል። ወይም ደግሞ በእናትም በአባት በኩልም ሊሆን ይችላል ዞሮ ዞሮ የጋራ ወላጅ ያሏቸው ልጆች እርስ በራሳቸው ምንኖች ናቸው ማለት ነው። ወንድማማች ናቸው ወንድምነት የወንድምነት ዝምድና ነው ያለው ማለት ነው። ይሄ ማለት የዝምድና ሀረጋቸው። እንግዲህ የጋራ ወላጅ ያላቸው ልጆች ምንድን ናቸው ወንድማማቾች ናቸው ማለት ነው። ስለዚህ እኔ ለምሳሌ አሁን የአባቴ ልጆች ለኔ ወንድሞች ናቸው ማለት ነው። የእናቴ ልጆች ለኔ ወንድሞች ናቸው ማለት ነው። የእናቴና የአባቴ ምናልባት እንግዲህ በተለይ በታዳጊ ሀገሮች ላይ ወላጆች ማለት ነው። አንዴ የተለያዩ ሚስት ያገባሉ ሚስቶችም እንደዚሁ የመጀመሪያ ባላቸውን ይፈቱና ሌላ ሁለተኛ አባል የሚያገቡበት ሁኔታ አለ። ዙሮ ዙሮ ምንድነው? ከሁለቱም ወላጆች ይሁን ወይም ከሁለቱ አንደኛው ወላጅ እንግዲህ የጋራ ወላጆቻችን የጋራ የሆኑ ልጆች ምንድን ነን ማለት ነው። የዝምድና ሀረጋችን ወንድምነት ይሆናል ማለት ነው። ወንድም ይሆናል ማለት ነው ስለዚህ እንግዲህ በአንድ በስጋ የጋራ የሆኑ ወላጅ ያለን የጋራ ወላጅ ያለን ሰዎች በስጋ ወንድም ስንሆን። እንደዚሁም ደግሞ አንዳንድ ሰዎች ደግሞ ምን ያክል ጥብቅ ግንኙነት ወይም ደግሞ በጣም የተቀራረበ ግንኙነት እንዳላቸው ለመግለጽ። እከሌኮ ወንድሜ ነው እከሌኮ ወንድሜ ነው ይላሉ ይሄ ማለት ማለት ነው። ወንድሜ ነው ሲሉ በስጋ እንግዲህ ተወልዶት ወይም ደግሞ የጋራ ወላጅ ኑሮት ሳይሆን። ምናልባትም እንግዲህ በተለያዩ ፕሮግራሞች ሊሆን ይችላል። በደስታ በመከራ ባላቸው የቅርብ ግንኙነት ካላቸው የቅርብ ግንኙነት የተነሳ ማለት ነው። ይህንን ሰው ማለት ነው ልክ እንደ ወንድም እንደ ቅርብ ዘመድ በማሰብ እከሌ እኮ ወንድሜ ነው ይላል ማለት ነው። እና እንግዲህ ወንድም ሲባል አንድም በስጋ የጋራ ወላጅ ያሉት ሰው ያለው ሰው ማለት ነው። በሌላ በኩልም ደግሞ እንግዲህ ወንድም ነው የሚለውን ቃል የምንጠቀመው ምንድነው? በጣም ቅርብ የሆነ ግንኙነት ማለት በስራ ሊሆን ይችላል። ወይም ደግሞ በልዩ ልዩ ፕሮግራሞች እንግዲህ በደስታ በመከራ ሰው ይገናኛል እና በእነዚህ በመከራ በደስታዎቹ ሁሉ ሰዎች ያለንን ግንኙነት በጣም ጥብቅ ከሆነ በጣም ጥብቅ የሆነ ግንኙነት ካለን ወንድም ነው። በማለት ልክ የምንቀራረብበትን ደረጃ እስከ ወንድም ድረስ በማቀራረብ ወይም በማጠጋጋት ማለት ነው። ምን ያክል ቅርብ ግንኙነት እንዳለን በዚህ ልክ እንግዲህ በስጋ ያልተዘመደንን ወንድም ነው ልንል እንችላለን ማለት ነው። እና ወንድምነት እንደ አጠቃላይ ምንድነው? አብሮ መተሳሰብ በደስታም በመከራም አብሮ ደስታውንም መከራውንም አብሮ በማሳለፍ እንደዚሁም ደግሞ በችግር ጊዜ ችግሮችን አብሮ በመጋፈጥ እንግዲህ ትልቅ አስተዋጽኦ የሚያደርግልን አካል ራሱ ምንድነው ማለት ነው። ተወንድም አናሳንሰውም ያ ማለት እሱ እኮ ወንድሜ ነው እንላለን ልክ እንደ ወንድሜ ነው። አክት የሚያደርግልኝ እንደ ወንድሜ ነው የምመካበት የምኮራበት ወይም ደግሞ የሚያስብልኝ የማስብለት ለማለት እና በጣም ጥብቅ የሆነ ግንኙነት መኖሩን ለማመላከት የምንጠቀምበት ቃል ነው ማለት ነው። ስለዚህ እከሌኮ የእከሌ እኮ ወንድሜ ነው እከሌኮ ከወንድሜ ያላነሰ ዘመዴ ነው እንላለን ማለት ነው። ስለዚህ ምን ያክል እንግዲህ ጥብቅ ግንኙነት በእለት ተእለት እንቅስቃሴያችን እንዳለ ለማመላከት ያገለግላል ማለት ነው። ይሄ ቃል። እና በዋናነት ወንድም ስንል እንዲሁ በቀጥታ አእምሮአችን ላይ የሚመጣው በስጋ የሚዛመድን ማለትም የጋራ የሆነ ወላጆች ያሉን ልጆች ወንድም ስንል እንደዚሁም ደግሞ ቅድም እንደገለጹትኝ በደስታ በመከራ በቀን ተቀን እንቅስቃሴያችን ጥብቅ የሆነ ግንኙነት። ኑሮን የምንቀሳቀስ ሰዎችም እንደዚሁ ልክ እንደ እህት እንደ ወንድም በመተሳሰብ ማለት ነው ወንድሜ ነው ልንል እንችላለን ማለት ነው። እና ወንድምነት የቅርብ ግንኙነት

እሺ አመሰግናለሁ እንግዲህ ይሄ ድምጽ ለሚሰማቸው በአለም ዙሪያ ላላችሁ ለሰው ልጆች በሙሉ እንደምትኖሩበት አካባቢ የሰዓት አቆጣጠር? እንዴት አደራችሁ እንዴትስ አረፈዳችሁ እንደምን ዋላችሁ እንዴት አመሻችሁ እያልኩኝ የገበሬ የሰላምታ ድምፄን እያሰማሁ እንደሚከተለው ቃለ መጠይቁን አነብና ለቃለ መጠይቁ ማብራሪያ የምሰጥ ይሆናል። ማለት ነው። አሁን ወደ ቃለ መጠይቆ እሄዳለሁኝ። በየትኛው ቀን ወደ ገበያ ትሄዳለህ ይላል? እንግዲህ በመጀመሪያ ደረጃ ሰባት እለታት አሉ እንደዚህም ከእሁድ እስከ ቅዳሜ ድረስ ያሉ ሰባት እለታት አሉ። በእነዚህ ሰባት እለታት ሁሉ የገበያ እንቅስቃሴው በሁሉም እለታት እኩል አይደለም። ስለዚህ አምራችም ምርቱን ይዞ ወደ ገበያ የሚመጣበት እንደዚሁም ደግሞ ሸማች ደግሞ ሊሸምት ወደ ገበያ የሚሄድበት ራሱን የቻሉ ከሳምንቱ የተወሰኑ ቀናት ብቻ ይሆናሉ ማለት ነው። በብዙ እንግዲህ በብዙ አካባቢ ማለት ነው። የገበያ ቀናት ከሳም ቢበዛ በሳምንት ሁለት ቀን ወይስ ሶስት ቀን ነው። ተዚያ የበለጠ ሊሆን አይችልም። ምናልባት ሰፋ ያለ ከተማ ከሆነ። ምናልባትም ሙሉ ሳምንታቱን ሙሉ የገበያ ቀን ሊሆን ይችላል። ዙሮ ግን ጥያቄውን የተጠየኩት እንደራሴ እንደራሴ አካባቢ ስለሆነ በእኛ አካባቢ እንግዲህ በዋናነት ማለት ይቻላል። ያሉት የገበያ ቀናት ከሳምንት በዋናነት ቅዳሜ ማክሰኞና ሀሙስ ናቸው። ስለዚህ እኔ ደግሞ ወደ ገበያ የምሄደው አንድም ከሰኞ እስከ አርብ ድረስ መደበኛ የመንግስት ስራ ላይ ስለ ተቀጥሬ የምሰራ ስለሆነ። ከሰኞ እስከ አርብ መደበኛ የስራ ሰዓት ነው። ስለዚህ ወደ ገበያ ሄጄ የትኛውንም አይነት ገበያ አንድገበይ እድሉን አላገኘሁም። ስለዚህ ከሳምንት አንድ ቀን ማለትም እኔ ከስራ ነፃ የምሆነው ቅዳሜና እሁድ ብቻ በመሆኑ ስለዚህ ቅዳሜ ቅዳሜ የገበያ ቀን በመሆኑ ከሳምንት አንድ ቀን ቅዳሜ ቅዳሜ ወደ ገበያ በመኸድ ለቤት ውስጥ አገልግሎት የሚውሉ የቤት እቃዎች ሊሆን ይችላሉ። ወይም ደግሞ እንግዲህ ለቤት አስቤዛ የሚሆን ወይም ለልጆቻችን ልብስ ጫማ እንደአስፈላጊነቱ እንግዲህ የሚገዛውን ነገር ሁሉ ገበያ ላይ ያለውን አቅርቦት። እና እኔ የምፈልገውን በአይነትና በመጠን ዝርዝር አውጥቼ ከያዝኩ በኋላ ወደ ገበያ በመሄድ እንደዚህ ልዩ ልዩ የቤት ቁሳቁሳትን ልገዛ እችላለሁ። ለቤት አስቤዛ እንደዚሁም ከባለቤቴ ጋር በመሆን ወደ ገበያ በመሄድ ማለት ነው። እንግዲህ የቤት አስቤዛችንን ገዝተን የምንመጣው ከሳምንት አንድ ቀን ቅዳሜ ቅዳሜ ይሆናል ማለት ነው። ስለዚህ ቅዳሜ ቅዳሜ አምራችም ምርቱን ይዞ ወደ ገበያ ይመጣል። እንደዚሁም ደግሞ የከተማው ነዋሪ ደግሞ እንግዲህ የተለያዩ ምርቶችን ተሸምቶ ለቤት ውስጥ አገልግሎት ለአስቤዛነት ሊሆን ይችላል። ወይም ደግሞ እንግዲህ ልዩ ልዩ የቤት እቃዎችን ለማሟላት የግዴታ ቅዳሜን ከሳምንት አንድ ቀን ቅዳሜን ጠብቆ ወደ ገበያ በመሄድ ማለት ነው። የሚያስፈልገውን ቁሳቁስ ሁሉ ከገበያ ገዝቶ የሚመጣ ይሆናል ማለት ነው። እና በዚህ ልክ እኔም የምኖረው እኔ ባለሁበት አካባቢ ማለት ነው። በዋናነት ከሳምንት ሶስት ቀን የገበያ ስርዓቱ በጣም ንቁ ሁኖ የሚውል በመሆኑ። የገበያ ስራቱ በጣም ደምቆ የሚውለው ማክሰኞ ሀሙስ ቅዳሜ ስለሆነ በተለይም ቅዳሜ ቅዳሜ ሁሉም የመንግስት ሰራተኛ እንግዲህ ቢሮ ዝግ ስለሚሆንለት ሁሉንም የሚያስፈልገውን ነገር ከገበያው ሊገዛ የሚችለው ቅዳሜ ቅዳሜ ነው ማለት ነው። ስለዚህ እኔም የምፈልጋቸውን ነገሮች ሁሉ ወደ ገበያ በመሄድ ምገዛው ቅዳሜ ቅዳሜ ነው። የሚል አጠቃላይ መልስ ነው ያለኝ እንግዲህ በዚህ ጥያቄ ላይ ያለኝ አጠቃላይ ማብራሪያ ይህንን ይመስላል። በሚቀጥሉት ደግሞ የተለያዩ ርዕሰ ጉዳይ ዳግም ተመልሼ እመጣለሁ እስከዚያው ሰላም ቸር ይግጠመን በማለት በዚሁ ሀሳቤን እጨርሳለሁ። አመሰግናለሁ።

እሺ አመሰግናለሁ እንግዲህ እንደሚከተለው ቃለ መጠየቁን በድምጽ አሰምቼ አነብና ለቃለ መጠየቁ ማብራሪያ የምሰጥ ይሆናል ማለት ነው ወደ ቃለ መጠይቁ አሄዳለሁ። ታሪክ መንገር ትወዳለህ ይላል ታሪክ መንገር ትወዳለህ ይላል እንግዲህ ምናልባትም ታሪክን የምትናገረው ለማነው የሚለው ሌላ ጥያቄ ይሆንና። እንደዚሁም ደግሞ የምትናገረው ታሪክ ምንን በተመለከተ ነው የሚለውም እሱ ራሱን የቻለ ጥያቄ ይሆናል ማለት ነው። ዞሮ ዞሮ እንግዲህ ታሪክ ስንል ምን ማለታችን ነው? ቢባል ከዚህ በፊት በሆነ ሰዓት ላይ ብቻ ተፈጽመው ያለፉ ድርጊቶች ክስተቶች ሁኔታ ሁነተችን ነው ማለት ነው። ስለዚህ ታሪክ ስንል ከዛሬ ጊዜ በፊት የነበሩ አባቶቻችን እህት ወንድሞቻችን እንግዲህ ምንድነው ቀደምት አባቶቻችን የሰሩት ታሪክ ሊሆን ይችላል። ወይም ደግሞ የፈጸሙት ገድል ሊሆን ይችላል ወይም ደግሞ እንግዲህ በሰአቱ በወቅቱ የነበራቸውን ባህል ወግ ልማድ ሊሆን ይችላል። ብቻ ግን ባለፈ ጊዜ ስለተደረገ ድርጊት ያንን ድርጊት ማለት ነው። አንድም በትምህርት አግኝተነው ሊሆን ይችላል ሁለትም ደግሞ በ ተጽፎ በመጽሐፍ መልክ ተሰንዶ ተዚያ በማንበብ ሀሳቡን አግኝተነው ሊሆን ይችላል። ወይም ደግሞ ከትውልድ ትውልድ እንግዲህ ታሪኩ እየተላለፈ ይመጣና ለዛሬ ትውልድም እንግዲህ ያ የቀድምት አባቶቻችን የስራ ውጤት ማለት ነው። እስከዛሬ ድረስ እንግዲህ ጥሩ ጥሩንም ጥሩ እያልነ መጥፎን ደግሞ መጥፎ በማለት ማለት ነው። እንግዲህ ታሪክን ለትውልድ እንነግራለን ማለት ነው። ስለዚህ ዛሬ ላይ ያለው ትውልድ ደግሞ ከቀደምት አባቶቻችን ከሰሩት መልካም ታሪክ መልካም ነገርን ተምሮ በዚያው እንዲቀጥልበት። እንደዚሁም ደግሞ ቀደምት አባቶቻችን እንግዲህ ሆን ብለው ሊሆን ይችላል ወይም ደግሞ በስህተት ሊሆን ይችላል። ያደረጓቸው አንዳንድ መጥፎ ታሪኮች ሊኖሩ ይችላሉ ማለትም እንግዲህ እንደ ጦርነት ብቻ ልዩ ልዩ አስከፊ የታሪክ ገጽታዎች አሉ። እነዚያንም እንግዲህ አስከፊ ገጽታዎችን በአስከፊነታቸው አውቀን ተምረን ስለዚህ እንደነዚህ አይነት አስከፊ ድርጊቶችን ደግሞ መልሶ ይሄ ትውልድ እንዳይፈጽማቸው እንዳይሰራቸው እንዳይተገብራቸው ወይም እንዳይከውናቸው። ከቀደምት አባቶቻችን ትምህርት በመውሰድ ወይም በመቅሰም ማለት ነው። እንግዲህ ታሪክን በዚህ ልክ መልካሙን በመልካም መጥፎም በመጥፎ በመኮነን መልካሙን በመልካምነቱ በማንገስ ወይም ደግሞ በመቀበል ማለት ነው። ዛሬ ላለ ትውልድ እንግዲህ በአንደበት በፊት የተፈጸመው ድርጊት በቃላት እየገለጹ ማስረዳት መቻል ማለት ነው። ይሄ ደግሞ ይህንን በማድረግ ደግሞ ምናልባትም ደግሞ ልዩ ልዩ ጠቀሜታዎች አሉ እንግዲህ ታሪክን ለልጆቻችን ስናስተምር። ቀደምት አባቶቻችን ለምሳሌ ሀገር እንዲሆን ይችላል እንዴት አድርገው ሀገራችንን ከውጭ ጠላትም ሊሆን ይችላል ወይም ደግሞ የውስጥ ባንዳዎችንም ሊሆን ይችላል እነሱን እንግዲህ በምን አይነት መልኩ? ጠብቀው ሀገራችንን እንግዲህ ለትውልድ በዚህ መልኩ እንዳስረከቡን የሚያትት ታረክ ታሪክ ሊሆን ይችላል። ወይም ደግሞ ቀደምት አባቶቻችን እንግዲህ የደረሱትን የተለያዩ የኪነ ጥበብ የስራ ውጤቶቻቸውን ባህላቸውን ታሪካቸውን እንደዚሁም ልማዳቸውን ተጽፎ ሊሰጠን ይችላል። ስለዚህ ይህንን ሁሉ በማንበብና በመረዳት ዛሬ ደግሞ ላለው ትውልድ በማስረዳት ማለት ነው። መልካሙን መልካም በመልካም ገጽታ በማየት ወደፊትም እነዚህ ባህሎች እንዲቀጥሉ እንደዚሁም ከትውልድ ወደ ትውልድ እንዲተላለፉ በማድረግ በኩል። መጥፎዉን ደግሞ በመጥፎነቱ ተምረነ ያንን መጥፎ ታሪክ ወይም ድርጊት ይሄ ዛሬ ያለው ትውልድ ፈጸመ ደግሞ እንዳይሰራቸው ወይም እንዳይፈጽማቸው። እነዚህን መጥፎ ታሪኮችን በመኮነን እንግዲህ ታሪኮችን ለልጆቻችን እናስተምራለን እንነግራለን። ልጆቻችን በዚህ ልክ በታሪክ ታንጸው እንዲያድጉ እናደርጋለን ማለት ነው። እና ታሪክ መንገር ትወዳለህ ለሚለው መልሱ አዎ ነው። ለምን ታሪክ መንገር ወደድክ? ከተባለ ደግሞ እንግዲህ ከታሪክ ልዩ ልዩ ጠቀሜታዎችን ስለምናገኝ ማለት ነው። የሰው ልጅ የኪነ ጥበብ ደረጃውን እንግዲህ ታሪክ በማንበብ ነው የምናውቀው። ዛሬ ለምሳሌ የመጀመሪያዎቹ አባቶቻችን እንግዲህ እሳትን ድንጋይን ከድንጋይ ጋር ፋይተው ያገኙ እንደነበረ ታሪክ አስረዳናል። ዛሬ ግን እጅግ በጣም ቴክኖሎጂው እየመጠቀ በመምጣቱ ምክንያት እንግዲህ ሳላህ እሳትን በቀላሉ በቀላሉ እቤታችን ውስጥ እንግዲህ ምንም አይነት ጉልበትና ኢነርጂ ሳናጠፋ ማለት ነው በቀላሉ በቤታችን ውስጥ እንፈጥራለን። ምግብ ለምሳሌ ቤት የለውም ነበር ብሎ ታሪክ ያስተምረናል። ለሰው ልጅ ስለዚህ ቤት አለመኖሩ መጥፎ ገጽታ በመሆኑ የዛሬው ትውልድ ቤት እንግዲህ በጥሩ ሁኔታ እየገነባ እንዲኖር ታሪክ እንግዲህ በዚህ ልክ ያስተምረናል ማለት ነው። እና ታሪክ በነገሮች እንድንማር ስለሚያግዘን ስለሚረዳን ማለት ነው። ታሪክን በዚህ መልኩ ለትውልድ እያስተማርኩ አስተላልፋለሁ ማለት ነው

እሺ አመሰግናለሁ እንግዲህ ከምንም በፊት ሰላም ለሁላችንም ወሳኝ ነገር ነውና ሰላም እንዴት ዋላችሁ በማለት የተከበረ የሰላምታ ድምፄን እያሰማሁ እንደሚከተለው ቃለ መጠይቁን በድምጽ አሰምቼ በማንበብ ለቃለ መጠይቁ ማብራሪያ የምሰጥ ይሆናል ማለት ነው። ወደ ቃለ መጠይቁ እሄዳለሁኝ። ልብስ ምን ያህል ጊዜ ታጥባለህ ይላል? እንግዲህ ልብስ ሁላችንም ቢሆን ማለት ነው። ልብስን በዚህ ቀን ብቻ አጥባለሁ ብለን የምንወስነው ነገር አይደለም። በዋናነት ግን ከሳምንት አንድ ቀን ልብስ ይታጠባል። ነገር ግን ምናልባትም የተለየ አይነት ምክንያት። ገጥሞን ልብሳችን ሊቆሽሽ ይችላል። ለምሳሌ ልብስ የሚበክል ወይም የሚያቆሽሽ ነገር ልንሸከም እንችላለን ወይም ደግሞ ምናልባትም ልብስ የሚያቆሽሽ ስራ ልንሰራ እንችላለን ወይም ደግሞ ወድቀን ልብሳችን ሊቆሽሽ ይችላል። ወይም ደግሞ በጣም ሙቀት በሆነ አካባቢ በመሄድ ማለት ነው ልብሳችን እንዲሁ ሊቆሽሽ ይችላል። ስለዚህ ልብሳችንን ምንም ከሳምንት አንዳንድ ቀን የምንበዋናነት ማለት ነው ከሳምንት አንዳንድ ቀን ቅዳሜ ቅዳሜ የማጠብ ብሆንም። ነገር ግን በተለየ ኬዝ ቅድም ባልኳቸው ምክንያቶች ሊሆኑ ይችላሉ። ወይም ደግሞ እንግዲህ ወጣ ብዬ የፊልድ ስራ የምሰራ ከሆነም። በዚያ እንግዲህ የፊልድ ስራ ስሰራ እንግዲህ ልብሴ አንድ ቀን ዛሬ አጥቤው ነገ የፊልድ ስራ የምሰራ ከሆነ ቆሽሾ ነው። የሚመጣ ልብሴ ስለዚህ ልብስን እንግዲህ በነገው በሁለተኛ ቀኑ ማለትም በታጠበ በሶስተኛው ቀን ራሱ መልሼ ላጥበው የምገደድበት ሁኔታ ይኖራል ማለት ነው። እና ምንድነው? አንድ ሰው ልብሱን የሚያጥበው እንግዲህ በሳምንት አንድ ጊዜ ሁለት ጊዜ ወይም ሶስት ጊዜ ሊሆን ይችላል። ያ ማለት ምንድነው? ልብሱን ለማጠብ ሁኔታዎቹ ያስገድዱታል ማለት ነው። እነዚህ ሁኔታዎቹ ምንድን ናቸው? የሚሰራው የስራ አይነት እንግዲህ ልብሱ ልብሱ ሊቆሽሽ ይችላል ማለት ነው። ለምሳሌ የቢሮ ቁጭ ብሎ የቢሮ ስራ የሚሰራ ሰው ከሆነ ምናልባትም ልብሱ በምንም ተአምር የሚቆሽበት ሁኔታ አይኖርምና። ለስድስት ቀን ለሰባት ቀን ምንም ሳይቆሽሽ ሊለብሰው ይችላል ማለት ነው። ምናልባትም ደግሞ ይሄ ሰው እንግዲህ የጉልበት ስራ የሚሰራ ከሆነ። ወይም ደግሞ እንግዲህ ብቻ እንደየስራው አይነት ለምሳሌ ሸክም የሚሸከም ከሆነ የቀን ሰራተኛ ከሆነ ወይም ደግሞ እንደዚሁ ሙቀት ላይ በሙቀት ቦታ ላይ ስራ የሚሰራ ከሆነ እንግዲህ አንድም ከሰውነቱ በሚወጣ ላብ ልብሱ ይቆሽሻል። ሁለትም ደግሞ የጉልበት ስራ የሚሰራ ከሆነ ደግሞ በጣም ስለሚንቀሳቀስ ማለት ነው። ልብሱ በዚያው ልክ እንግዲህ ከአቧራ ጋር ያለው ግንኙነት ማለት ከአቧራ ጋር ግንኙነት ስለሚፈጥር ልብሱ በቀላሉ ይቆሻል ማለት ነው። ስለዚህ በእለት በእለት ራሱ ልብስ ሊያጥብ ይችላል ማለት ነው። እና ልብስን የምናጥበው ምን ያህል ጊዜ ነው? ለሚለው ጥያቄ እኔ እውነት ለመናገር ከሳምንት አንድ ቀን ከሁለት ሳምንት አንድ ቀን ወይም ደግሞ በሳልስት በሳልስት ወይም በአራተኛ ቀን ሊሆን ይችላል ማለት ነው። እና ቀኑ እንደዚህ ነው ተብሎ ልክ ማነው ውስን ያለ ቀን ሊሆን በፍጹም አይችልም። ለማንም ሰው ቢሆን ራሱ ማለት ነው። በዋናነት ግን ምንድነው? የቢሮ ስራ የሚሰሩ ሰዎች ከሆኑ እነሱ እንግዲህ ልብሳቸው ምንም ስለማይቆሸሽ ቁጭ ብለው ንጹህ ወንበር ላይ ቁጭ ብለው ስራ ስለሚሰሩ ምናልባት እስከ ስምንት ቀን ምናምን ድረስ ልብሱ ሳይቆሽሽ ስለሚሰነብት ማለት ነው። ከሳምንት አንድ ቀን ብቻ ቢያጥብ በቂ ሊሆን ይችላል ማለት ነው። ነገር ግን አሁን ለምሳሌ አናጺ ሊሆን ይችላል ወይም ግንበኛ ሊሆን ይችላል ወይም ደግሞ እንግዲህ ተሸክሞ በሚያድር ሊሆን ይችላል ወይ ሹፌርም ሊሆን ይችላል ስለዚህ እንደነዚህ አይነት ሰዎች ደግሞ ልብሳቸው እንግዲህ ቶሎ ቶሎ ስለሚቆሽሽ ማለት ነው። ቶሎ ቶሎ ስለሚቆሽሽ የግዴታ ቶሎ ቶሎ መታጠብ አለበት ልብሱ ማለት ነው። እና ከሳምንት እንግዲህ ሁለት ጊዜ ሶስት ጊዜ አራት ጊዜ እስከ አራት ጊዜ ራሱ ሊታጠብ ይችላል ማለት ነው። ምናልባትም ደግሞ አንዳንድ ሰዎች ትክ የሌላቸው ከሆነ ማለት ልብስ አሁን ለምሳሌ ከሁለት በላይ የልብስ አይነት ከሌላቸው እንግዲህ ያቺን አንድ ልብስ ብቻ አጣብቀው ስለሚወሉ ቶሎ ቶሎ ስለምትቆሽሽ እዚህ ቶሎ ቶሎ ያጥባሉ ማለት ነው። ምናልባት ብዙ አይነት ልብስ ያለው ሰው ግን ያንን ሁሉንም ልብስ ለብሶ እስከሚቆሽሽ ድረስ ብዙ ጊዜ ሊፈጅበት እና ምናልባት ከሁለት ከሶስት ሳምንት አንድ ጊዜ ብቻ ሊያጥብ ይችላል ማለት ነው። ሁሉንም ልብስ እስከሚቆሽሽ በተራ ይለብስና ከዚያ በኋላ ሁሉም ከቆሸሽ በኋላ ሁሉንም አንድ ቀን ደግሞ ሰብስቦ ሊያጥብ ይችላል ማለት ነው። እና ይሄ ምን ያህል ጊዜ ታጥባለህ ለሚለው ጥያቄ እንደየሰው ባህሪ እና እንደየሰው የስራ አይነት እንደዚሁም እንደየሰው እንቅስቃሴ የሚለያይ ይሆናል ማለት ነው። እና እኔም እንግዲህ ብዙ ጊዜ ቢሮ የቢሮ ስራ ስለምሰራ ከዚያ የዘለለ ደግሞ ክላስ ውስጥ ተማሪ ብቻ ስለማስተምር ማለት ነው። ብዙ ጊዜ ከሳምንት አንድ ቀን ብቻ ባጥብ ለኔ በቂ ነው ማለት ነው። እና ከሳምንት አንድ ግዜ ልብሶችን አጥባለሁ ማለት ነው። እንደ አጠቃላይ መልሱ ስለዚህ ሌላ ሰዎች ደግሞ ለምሳሌ እንግዲህ አውራጅ ሰቃይ ስራ ሊሰሩ ይችላሉ ወይም ደግሞ የግንበኝነት ስራ ሊሰሩ ይችላሉ እነዚህ አይነት ሰዎች ግን ልብሳቸው ቶሎ ቶሎ ስለሚቆይ

እሺ አመሰግናለሁ እንግዲህ እንደሚከተለው ቃለመጠይቁን በማንበብ ለቃመጠይቁ ማብራሪያ የምሰጥ ይሆናል ማለት ነው ቃለመጠይቁ ምን ይላል ቢባል የስራ እድገት እየፈለክ ነው ይላል? የስራ እድገት እየፈለክ ነው። ሚለው ጥያቄ እንግዲህ ማንም ሰው ማለት ነው እንግዲህ በየትኛውም የስራ መስክ ላይ ይኑር በየትኛውም የስራ መስክ ላይ ይሰማራ። በሚሰራበት ስራ ቦታ ላይ ማለት ነው እንደአስፈላጊነቱ በየጊዜው እንግዲህ የስራ እድገት ማግኘት ይፈልጋል። ምንም ይሄ ጥያቄ የሚያስነሳ ሀሳብ አይደለም ያ ማለት ምንድነው? እንግዲህ አንድም የገቢ ምንጩን ለማሳደግ ሁል ጊዜ በየአመቱ ሊሆን ይችላል። በየሁለት አመቱም ሊሆን ይችላል ወይም ከሶስት አመት አንድ ጊዜም ሊሆን ይችላል። እንደ አስፈላጊነቱ እንግዲህ የስራ እድገት ተቋሞቹ በየ በሆነ ጊዜ ኢንተርቫል ወይም በሆነ ጊዜ የልዩነት ማለት ነው። የሰራተኞችን የተቋሙን ሰራተኛ የደሞዝ ስኬል ከፍ ለማድረግ እንግዲህ ደረጃዎችን በየተለያዩ መመሪያዎችን በማውጣት ማለት ነው በነዚያ በዚያ መመሪያ መሰረት እንግዲህ ለሰዎች የስራ እድገት በየጊዜው ይሰጣሉ ማለት ነው። እና እንደ እንደመታደልም እንዳለመታደልም ሆኖ ማለት ነው በተለይ በፌደራል ተቋም ላይ የሚሰራ በተለይ ዩኒቨርሲቲ ላይ የሚሰራ። በመምህርነት ያለ ሰው ምንም አይነት እንግዲህ የደረጃ እድገት አይሰጠውም። ምናልባት እንግዲህ ትምህርት ተምሮ ከመጣ ብቻ ማለትም ከዲግሪ ወደ ማስተር ከማስተር ወደ ፒኤችዲ ከፒኤችዲ ወደ ፕሮፌሰርነት ካላደገ በስተቀር በስራ ልምድ አማካኝነት የሚሰጥ ምንም አይነት እድገት የለም። እንደ ኢትዮጵያ ማለት ነው። እና በዚህ በኩል እንግዲህ ምንም አይነት የስራ እድገት እየተሰጠ ስላልሆነ በዚህ አጋጣሚ እንግዲህ ምናልባት ይሄንን አውዲዮ ለሚከታተል የመንግስት ባለስልጣን ካለ ይህንን ሀሳብ እንግዲህ በመስማት ማለት ነው ምናልባት እዚህ ላይ ማስተካከያ ቢያደርግ ጥሩ ነው። እላለውኝ በዚህ አጋጣሚ ማለትም ለምሳሌ እንግዲህ ጁኒየር መምህራኖች ማለትም ከአንደኛ እስከ አስራ ሁለተኛ ክፍል የሚያስተምሩ መምህራን በየሁለት አመቱ የደረጃ እድገት ይሰጣቸዋል። ዩኒቨርሲቲ ላይ ግን ምንም አይነት የደረጃ እድገት የሚባል ነገር የለም። አንዴ በተቀጠርንበት እዚያችሁ እድሜ ልካችንን ተቀምጠን እንኖራለን። እድገት የሚባለው ትምህርት ተምረን የትምህርት ሰርተፊኬት ወይም ደግሞ በአንድ የትምህርት ላይ እንግዲህ የምስክር ወረቀት ካገኘን ብቻ ነው። እድገት የሚሰጠው በዩኒቨርሲቲ ደረጃ ይሄ ደግሞ ትክክለኛ አሰራር ባለመሆኑ ወይም ደግሞ ህጋዊ አሰራር ባለመሆኑ እንደ አንድ ማለት ነው። ከንጀራ እናትነት የምናሳንሰው ጉዳይ አይደለም ያ ማለት ማለቴ ነው። ለምሳሌ አንድ እናት ለልጆቿ እኩል ነው ልጆቿን የምትንከባከበዉወይም ደግሞ ለልጆቿ የምታደርገው እክብካቤ እኩል ነው። እና መንግስትም ማለት እንደ እናት ነው መንግስት እንደ እናት ነው ታሳቢ የሚደረገው። ስለዚህ መንግስት ደግሞ በውስጥ ያሉ ሰራተኞችን እኩል ነው በቃ መገምገም መቻል ያለበት ማለት የሚሰጠውን ጥቅማ ጥቅምም የሚሰጠውን የስራ ጫናም ለሁሉም ሰራተኛ እንግዲህ እንደ አስፈላጊነቱ እንዳለበት የስራ ደረጃ እኩል ነው። መሰጠት ያለበት ነገር ግን ከአንድ እስከ አስራ ሁለተኛ ለሚያስተምሩ መምህራን ቨርቲካሊም ሆሪዞንታሊም የደረጃ እድገት እየሰጠ እኛ ጋር ግን ቨርቲካል ብቻ የደረጃ እድገት ነው የሚሰጠው ሆሪዞንታል የሚባል የስራ እድገት የለም። ስለዚህም አብሮ በዚው ልክ በዚህ አጋጣሚ እንግዲህ እንዲስተካከልና ተግባራዊ ሆኖ ለኛም ቢያንስ ለምሳሌ በማስተርስ ደረጃ ለምሳሌ አስራ ስምንት አመት ያገለገለ ሰውና በማስተርስ ደረጃ ገና የመጀመሪያ አመት የሚያገለግል ሰው በወር የሚከፈለው የደሞዝ መጠኑ እኩል ነው። ይሄ እንግዲህ የመንግስት አሰራር ነው። የመንግስት የክፍተት አሰራር ስለሆነ ምናልባትም ይህንን አውዲዮ ለሚከታተል የመንግስት ባለስልጣን ሊኖር ስለሚችል ማለት ነው። ይህንን ሀሳብ እንግዲህ በአዎንታዊ መልኩ በመቀበል ሀሳቡን እንግዲህ እንደግባት አይቶ እዚህ ላይ ማስተካከያ ቢያደርግ ማለት ነው። ልዩ ማስተካከያ አድርጎ የዩኒቨርሲቲ መምህራንንም በዚህ ልክ እንግዲህ ተጠቃሚ የሚሆኑበትን መንገድ ቢያመቻቹ ጥሩ ነው። የሚል አጠቃላይ አስተያየት ጠንክር ያለ አስተያየት አለኝ ማለት ነው። ስለዚህ የስራ እድገት እየፈለክ ነው ለሚለው ጥያቄ እኔ አዎ ነው። ማለት አሁን በዩኒቨርሲቲ ደረጃ እንግዲህ እኔ በማስተርስ ደረጃ ስምንት አመት አገልግያለሁኝ በ ማነው ዘጠኝ አመት አገልግያለሁኝ። እንደገና ደግሞ በቢኤስሲ ደረጃ ሁለት አመት አገልግያለሁ ነገር ግን ገና ማስተርስ ትምህርቴን ጨርሼ እንደመጣሁ በነበርኩበት ደሞዝ ነው አሁንም እየተከፈለኝ የምሰራ ማለት ነው። ይሄ ማለት ምንድነው? ከስራ ልምድ አንፃር በየጊዜው የሚሰጥ ደረጃ የለም። ሲሰጥም ደረጃ ቢባልም እንኳን ራሱ እንደ አጠቃላይ ዝም ብሎ ጭማሪ ሊሰጥ ይችላል። የተወሰነ በየጊዜው እንጂ የስራ እድገት ተብሎ ግን በታምር ተሰጥቶ አይታወቅምና ይሄ አንድ ክፍተት ሆኖ ስለታየኝ በዚህ አጋጣሚ እንግዲህ እኔም ሀሳቤን መግለጽ ስለፈለኩ ነው